በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ ላስተናግድ እችላለሁ ምክንያቱም አንዳንዴ ስራችን ሊበዛ ይችላል። ከዛ በዛ ምክንያት ብዙ ስራ በአንዴ ልንሰራ እንችላለን ብዙ ስራዎችን ልንቀበል እንችላለን። ለዛ አስተናግዳለሁ።

ስንት ኢሜል ትልካለህ? አሁን ላይ ኢሜል ብዙ ተጠቃሚ አይደለሁም። ግን በፊት ተማሪ በሆንኩበት በነበርኩበት ጊዜ። ከአስተማሪዎቼ ጋር ዶክተር እማላላከው በኢሜል በኩል ነበር። እና አሁንም አንዳንዴ የስኮላር እድሎችን ምናምን ስሞክር በኢሜል ነው የምልከው እንጂ ኢሜል ብዙ ተጠቀመ አይደለም። ከዛ በተረፈ